ድንገት ስብሰባ ታደርጋለህ አዎ ድንገት ስብሰባ አደርጋለሁ ለምን ካላችሁኝ? አንድ ድንገት ምስብስብ ስብስባ ታደርጋለህ ድንገት የምሰበስበት ምክንያት አላማ። ለምሳሌ ለምን ለምሳሌ የከብቶች መብያ ምናምን ስንሰራ ክረምት ላይ ጭቃ ስለሚሆን ለዛ ለመከላከል ጭቃው በጣም እንትን እንዳይለው ማለት ነው። ጭቃው ምንም ማለት። ያ ጭቃው በጣም አፈሩን እንትን ስለሚለው መሬቱን እንትን ያ ጭቃው መሬቱን ስለሚጉደጉድ ጭቃ ለሚሆን ያ ድንጋይ ሰብስቤ ለዛ ነው አላማ ለዛ አላማ ነው። ሁለተኛ ለዛ አላማ አንደኛ አላማ ነው ሁለተኛ አላማ ነው ጉድጓድ። ጉድጓድ ለማድረግ ድንጋይ ድንጋይ ሰብስባለሁ ለዛ ማለት ነው። ለዛ ለጉድጓዱ ለጉድጓዱ ማድረግ የማይችል የሆነ ዙርያውን ጭቃ እንዳይሆን ማለት ነው። ሁለተኛው የከብቶች ቤት የሚያደርበት ቤት አለ አይደል? ያ በጣም ማለት ሁሌ ስለሚያድሩበት በጣም ጉድጓድ ስለሚሆን ውሃ ምናምን ስለሚይዝ በቃ ድንጋይ ሳድርግበት ምናምን በቃ በዛ ለዛ ድንጋይ የምሰበስበት ለዚህ አላማ ነው። ማለት በዋናነት

ፀጉርህን ትንከባከባለህ ወይ ትወደዋለህ? ፀጉሬን እንከባከባለሁ አዎ በጣም ነው የምንከባከበው ፀጉሬን የምንከባከብበት ምክንያት አንደኛ ጤንነት መጠበቅ ነው። ጤንነት ማለት ፀጉር ማለት የውበት መገለጫ ነው። ውበት ስንል አሁን ፀጉር ያለው እና ፀጉር የሌለው ሰው ይለያያል ፀጉር ያለው ሰው ሞር በጣም አትራክት ያደርጋል። ውበት ማለት የሰው ጥልቅ ፀጉራችሁ ካላችሁ ማንታችሁን ይገልጻል። ፀጉር ከሌላችሁ ግን ብዙም ያን ያህል በቃ እንደ ሰው እይታ ብዙም አያምርም አላስብም። ፀጉር ካላችሁ ፀጉር ተንከባከቡ በጣም ስንኩን ግን። በጣም ያመረበት ያመረ ቁንጅና በቃ ፀጉር ማለት የቁንጅና መገለጫ ነው። በጣም አትራክት አሪፍ እንዲሆን ያደረገው ሰው እኮ ነው። ፀጉር በአግባቡ እየተንከባከብኩ ነው። በቃ አሪፍ ሳቢ ማራኪ ውብ ነው ማለት ነው። ፀጉሩን የማይንከባከብ ሰው ግን ያስጠላል ለይታም የሚያስጠላ እንደገና ይንቋሸሻል ማለት በሰው ዘንድ። እና ፀጉርን የሚንከባከቡ ሰው ግን በጣም ተወዳጅ ነው የሚሆን ሞር። ፀጉሩ ሳቢ ነው ብዙ ሰዎች ይላሉ ይዛ እኮ ፀጉሩ ምናምን እያወጣሁ ሳቢ ስለሆነ ምናምን ነው ስለሚንከባከብ በል የሚወስዱ ፀጉር የማይንከባከቡ ያኔ ዋጋ አለኝ የከፈለ አይደለም የሚበራ ማለት ነው

አሁን እዚህ ጋር ነው እንጨት ማብሰል ትወዳዋለህ አሁን ማለት እሳት ማለት ማሰል ትወዳለህ? ማለት በእንጨት ማለት በእንጨት ነው አንድ እንዲህ በቃ ማብሰል እንችላለን ማለት የኤሌክትሪሽን ማለት የመብራት ሀይልና ይሄ ደግሞ ባላዊ ነው። በሰአት በእንጨት እንጨት አይደለም የምንጠቀው በቃ እንጨት እንጨት እንጨት ስንጠቅም እንጨት ስንጠቅም ማገዶ ይባላል ማገዶ ሚጠቅመው ለማብሰያ ነው። ይሄ ትራዲሽናል የሚባለው ማለት ነው። የሚባለው ለምሳሌ በስንሃው ምግብ የምናመስል ምክንያቱም እንጭት የምንጠቅምበት ምግብ ለማመሰለን ወይም በሰአትና እንደርክ እዛ በኋላ ምግብ ለማበሰልም ይችላል። ምግብ ስናበስብህ በጭስ ስናደርገው በጣም ሙሉ ማለት አሪፍ ይሆናል። ማለትከዘመናዊ በ ባህላዊ ማብሰል እንጨት አሁን ባህላዊ ነው ባህላዊ የማብሰል ወይም የማብሰያ ዘዴ ነው። ዘመናዊው ካልን ደግሞ እነዚህ የኤሌክትሪክ የኤሌክትሪክ የኤሌክትሪክ የኤሌክትሪክ ሽቦች ምናምን እሱ ናቸው። ደግሞ ዘመናዊ ባህላዊ ግን ከሆነ እንጨት እንከታለን እናንዳለን ከዛ በኋላ ምን መሰለህ በየት? የተለየ ነገር መምሰለኝ እንችላለን ማንኛውም ነገር መስራት እንችላለን። ምክንያቱም ባህላዊ ነው አሪፍ ነው እና እችላለሁ ማለት ነው።

ማደንዘዝ ማደንዘዣ የሚወድ አለ ማደንዘዣ እኔ አልወድም ምክንያቱም ማደንዘዣ ሰው ወሰደ ማለት ማደንዘዣ ወሰደ ማለት ከዛ በኃላ ያ ሰው ጥሩ አያስብም ማለት ነው። ሌላ ነገር ነው የሚቁአጥረው ማለት ነው። ማደንዘዣ ማለት። አንድ ሰው በቀን ውስጥ ቢያንስ ሃያ ሰከንድ ነው በቃ ይደነዝዛል ይባላል እሱ ራሱ እጫራለሁ እንኳን አይደለም ነው የምለው ለማደንዘዝ በጣም ደነዝዝ ማለት ያ ሰው በቃ ስራውን አስተሳሰቡን አመለካከቱን ይሏል ማለት ነው። ያበላሸዋል ነው ማለት ነው ጥሩ ስሜት አይሰማም ማለት ነው። ማለት እኔ አልወድም። እንዴት አትወድም ካላችሁኝ። ተጥዎች በጣም ከባድ ነው መደዘዘው ለብልህ ማለት ነው። ራሱን ምን ማድረግ አለብኝ ምንድነው ማድረግ አለብኝ ብሎ መስራት የትና? ምን መስራት አለብኝ? ምናምን ብሎ አያስቡም ማለት ነው። ሶ መደንዝ መደንዘዝ ነን መደንዘዝ መሆን የት? እንዴት? ለምን? ምን ያህል ጊዜ መስራት አለብዬ? ምን ያህል ጊዜ ማድረግ አለብኝ ብዬ ነገር መወሰን አልችልም ማለት ነው። ማደዘዝየማልወደው ነገር። ማደንዘዝን መርዝን እና መርዝን እንደዛ ነገሮች መርዝን ካለም እንደማያውቅ የት? እንዴት ምን አድርጎ? የት ቦታ ነው የምሰራው። ምናምን ብሎ እሱ ደግሞ መወሰን እና ነገር መስራት አይቻልም ማለት ነው። መደንዘዝ መደንዘዝ ካለ

ማር ትወዳለህ ማር አዎ እወዳለሁ ምወድበት ምክንያት ሃዳምንድን ነው። ጣፋጭ ከመኮኑ አኳያ ነው ሁለተኛ ደግሞ ለበሽታ ምናምን ማር ከበላሁ በሽታ አይዝም በሽታ ይከላከላል ማለት ነው። ማር በሽታን ይከላከላል። በቃ ማር ተመገብኩ ማለት በሽታም አይዘኝ በሽታ ካለብኝ ማር ከተመገብኩ ያስለቅቀኛል በጣም ጣፋጭ ከመሆኑ አኳያ ምክንያቱም መድሃኒት ነው። ማር በራሱ የምታዘጋጀው ንብ ናትና ምክንያቱም የምትቀስምበት ከብዙ ቦታ ስለምትቀምም ማር በሽታን የሚከላከል በሽታንም ይከላከላል። ሲቀጥል ደግሞ በቃ ጤናማ ኑሮና ህይወት ላይ የተሳካለት ሰው እንድሆን ያደርገኛል ማለት ነው። ማር ስጠቀም ማር ሳልጠቅምም ጥሩም አሳብ ጥሩ አስተሳሰብ ጥሩ አስተሳሰብ ጥሩ ህልም ጥሩ ህይወት ነው። ማር ከተመገብኩ የምውለው ማለት የምኖረው ማር። ማር ለአንደኛ ለበሽታን ለመከላከል ነው ማለት ማር በሽታን ለመከላከል እና በሽታን ይከላከላል። አዎ ማር እና ሲያመኝ ደግሞ በቃ በቀላሉ በቶሎ ሰው ያድናል ማለት ነው። ምክንያቱም ከተለያየ ነገር ነው የምታዘጋጅውና እና ንብ የሷ ውጤት ስለሆነ። ማር በቃ በሽታን ለመከላከል ነው የሚጠቅመው በሽታን ለመከላከል። በቃ ለምሳሌ የምግብ ፍላጎትም ይጨምራል። ማር ከወሰድክ ምክንያቱም ሌላ ነገር ያላስፈላጊ ነገር ካለ ያን ያን ነገር ምን ያረጋል ማለት ነው። ተዋጊ ይዋጋል ማለት ነው እንደ መድሃኒት ማለት ነው። ማር ማለት አዎ በ እንደሚታውቀው በባህላዊ ቋንቋ ማር ምንድነው? የሆነ ሰው ሲታመም ማር ነው ሚሰጠው በኋላ ማር ሰጠን ማለት ለሁሉም ነገር ምግብ ይከፍትልታል በበሽታው ይለቀዉና ከዛ በኋላ ሌላውንም ሊመገብ ይችላል ማለት ነው። ማር ሰው ሲያም እና ማር የምንጠቀመው ለመድሃኒት ነው። አዎ ሁሌም ቢሆን ካለ ቢመገቡት አሪፍ ነው ምክንያቱም ሀይል እና ሙቀት ሰጪ ነው። በቃ ጤናማ ህይወት እንድንኖር እንድኖር ያደርገኛል ማለት ነው

የስራ ግምግማት ታደርገህ አወ አደርጋለሁ። የማደርገው ምክያት ያ ግምገማ። የስራ ያህል ጥር ጠንካራ እና ደከማ ጎን ይለይልኛል። ጠንካራ ላይ ደከማ ጎን ሲለይልኝ ጠንካራ ጎን ማስቀጠል አለብኝ ብዬ እወስዳለሁ። ደካማ ጎኔን ደግሞ ማሻል አለብኝ። ብዬ ስለምወድ የስራ ግምገማ አካሄዳለሁ። የስራ ግምገማ ሳደርግ አንድ ስራ ስራ እየሰራው እያለ። ቢያንስ አሁን እንደ ተማሪ ነኝ እኔ ለምሳሌ አሁን የኔ ስራ እንደ ተማሪ የስራ ምገማ ሳደርግ አትደርም ለምሳሌ በሳምንት ሊሆን ይችላል። በሳምንት ምንድን ምንድን ነገሮችን ሰርቻለሁ ምንድና አሳይመንቶችን ምን የተሻለ ነገር አግኝቼባቸዋለሁ። እነዚህን ሰርቼ ለምሳሌ ብዙ ሰዓት ማነብ ከሆነ ያ ሰዓት። ማለት አዋጭ ካልአዋጭ ካልሆነ እንደዛ አድርጌ ያን ሰዓት አጥንቼ ሰአቴን እቀይራለሁ። ግምገማ አደርጋለሁ ግምገማ ሳደርግ? ምንድን ነው ብዛት በማንበብ በማንበቤ። አዋጭ ካልሆነና ያ ለሚመጣው ፈተና ጥሩ ምላሽና ጥሩ ነገር ካላገኘው ምክንያቱም ያነባበብ ዘዴየ ይሄ ችግር አለበት ማለት ነው። ምክንያቱም ምን እያለኝ ነው ያነበኝ ማለት ነው። እየረበረልኝ ይችላል ይጨነቀኝ ይጨነቀኝ እና እየደበረኝ ያነበኩት ደግሞ። በቃ ወደ ኋላ ከምንጎተው ወደ ፊት ይልቅ ከወደ ኋላ ለመጎተት የማለት አማራጭ የማጠናውን ሰዓት። በማጥናት ሰዓት ግን ምን ሆኜ ማን ነው በቃ? በጣም በቃ ግልፅና ደስ ብሎኝ ማንበብ አለብኝ ማለት ነው። አንጂ አየጨነቀኝ እና አየተደበርኩ ያው አንደሌለብኝ ማለት ነው። አና የስራ ግምገማ አሰራሩ የስራ ግምገማ የሚያገለግለው ጠንካራና ደካማ ጎንህን ለመለየት ነው

ስራህን ትወዳለህ ወይ? ትወደዋለህ? አዎ፣ ስራንማ እወደዋለሁ፤ ያው ስራ ማለት የአንድ ሰው ማንነት መገለጫ፤ ሰው የሚገልጥ በምንድነው ማለት ነው፤ በስራው ነው የሚገልጥ ማለት ነው፤ አንድ ሰው የሚሰራው ስራ ብዙም ካልሆነ፤ ያማ ምን ዋጋ አለው ይባላል፤ የሚሰራው ስራ ግን የሚወድህ ከሆነ ያማ ስራ አክባሪ ስራውን ዋዳጅ ይባላል ማለት ነው፤ እና ስሪዬን እኔ እወደዋለው፤ ምወድበት ምክንያት፣ አንደኛ አክብሬ በሰአቱ ነው የምገኘው፤ ምክንያቱም፣ ለስራ ትልቅ ቦታ ትልቅ ጊዜ መስጠት አለብኝ፤ ለምሰለው ስራ ጊዜውና ቦታ ሰጥቼ ካልሰራሁ ያ ስራ እኔን ጥሩ ህይወትና ጥሩ ቦታ ላይ አያደርሰኝም ማለት ነው፤ ለምሰራው ስራ ተነሳሽነት የጋለ ስሜት እና የጋለ ፍላጎት ከሌለ ለዛ እያ ስራ ምንም ዋጋ የለውም ማለት ነው፤ እና እኔ ግን ለዛ ስራ ምንድነው? ዋጋ፣ ትልቅ ዋጋ ሰጥቼ ነው የምሰራው ማለት ነው፤ ለምሰራው ስራ ትልቅ ዋጋ ሰጥቼ፤ ምክንያቱም፣ የተሻለ ነገር ያደርግ ያደርግኛል፣ ያደርስልኛል፣ ያደርግልኛል፣ በማለት ማለት ነው፣ የተሻለ ቦታ የተሻለ ነገር ያደረገኝ ማለት ያን ስራ እንደዛ አክብሬ በመስራቴ ግን የተሻለ ነገር ነገ አገኛለሁ በማለት ነው እንደዛ የማደርገው ማለት ነው፤

ኮከቦችን መመልከት ትወጣለህ? አዎ በጣም ነው የምወደው። ምክንያቱም ብርሃን ስጭ ናቸው። ብርሃን ስጭን ደግሞ ማየት ደስ ይለኛል። ምክንያቱም ኮከብ እኔጨአሁን እንደ ኦርቶዶክስ እምነት ተከታይ ኮከብ እንደ መላእክት ነው እንደ ሰው እንደሚጠብቁ የምረዳቸው። እና ኮከብም እንደነሱ ስለሆኑ ኮከብ ማለት ኮከቦችን ስመለከት በጣም ደስ ይለኛል። ኮከብ ከልሉ ደስ አይለኝም ማለት ነው። ኮከቦችን ስመለከት ግን ቀጥታ ኮከቦችን እያየሁ ትንሽ ትልቅ የሚለውን ኮከብ እየለየሁ አድራለሁ ማለት ነው። አብዛኛው ማታ ላይ ማለት ነው። ኮከብ ስንል ትልቅ ከእንግዲህ አገናኝ በቃ በጸሀይና ጨረቃ ጨረቃ በሆነ ጊዜ ኮከብ ነው እንደ ብርሃን የምንጠቀምበት ማለት ነው። ማየት ደስ ይለኛል ማለት ነው።

መዝገቡን ታስቀምጣለህ? አዎ መዝገቦችን አስቀምጠናል ምክንያቱም ያለመዝገብ ምንም ነገር ማድረግ መስራት መስገብ የማስቀምጥ ምክንያት ከተጠያቂነት ለመዳን። ተጠያቂነት ስል ምን ሰርተህ ነበር ስባል? በምዝገው መሰረት የዛሬ ወር ይሄን ይሄን ስራ በዚህ እቅድ መሰረት አውር አውርጄ አዋራድጄ እንዲህ አይነት ስራ ሰርቻለሁ። ተጠያቂ ነህ በቃ ሀላፊነትን መዝገብ ማለት ሀላፊነት ነው። ምክንያቱም ካለመዝገብ መዝገብ አስቀምጠሃል መዝገብ ካላስቀምጥቅማ ተጠያቂ ነህ ለምትሰሩት ስራ ሁላ ማለት ነው። እንደ ተጠያቂነት መቁጠሪያ መዝገብ የምጠቀምህበት ሁለተኛው ደግሞ መረጃ መረጃ ማለት። ቀጣይ ምን ለመመራመር ያመቅን መዝገብ እንደዛ አገላብጫ አይቼ ምንድነው? ጠንካራ ጎኔ የነበረው ምንድነው? ደካማ ጎን የነበሩ ብዬ በዛ መሰረት ወደፊት እንደ ግብአት ያቀርቡኛል ወደፊት ለምሳሌ ስራዎች እና መስገብ አስቀምጣለሁ። በማስቀምጠው ደግሞ ምንድነው እንደ ግብአት አድርገው ጠፈራ ደካማ ጎኔን እንዳውቅ የሚያደርገኝ

እሳት ማንደድ እችላለሁ አሁን የሚል መንገድ እሳት ማንደድ ትችላለህ አወ እችላለው እንዴት እችላለው? ምድር በመሆን አይደለም እዬ ማለጥ ማለት ሙያ እስከሆነ ድረስ ሙያ ወንድም ሙያ የሴት እና የወንድ አይባልም። እይሁላ ለምንድነው እኩል ናቸው ማለት ነው። የወንድ እንደ ወንድም ታውቃለህ በኋላቀር ብንሄድ በኋላ አስተሳሰብ በኋላቀር አሳት ብንሄድ እሳት ማንደድ ለሴቶች ነው ብቻ ብለን የምንሰጥበት አጋጣሚ አለ። ማለት የሚያውቁት ሙያ የተቻለ ቦታ ሚያደርስ እንጂ ወደኋላ የሚገተት ነገር የለውም ወደፊት አንድ እርምጃ ከመራመድ ወደኋላ የሚለው ነገር ስለሌለ። ማድረግ ይችላለሁ የምችልበት ምክንያት ደግሞ የትኛውንም የፈለኩት ስራ መስራት ስለሚችል፤ ከእሳቱ ጋር የተገናኘሁት ሁሉ ማድረግ፣ ማድረግም፣ ማለም፣ ማቀድም ይሄ ያነገር ወደ መስራት ስለሚችል እሳት ማንደድ ይልበታል ወደፊት አንድ እርምጃ ያራምደኛል ብዬ ስለማምን፣ ስለማስብ እሳት ማንደድ እችላለሁ። እንዴት እችላለሁ ምዝብ መሆን ሪዝን ብዙ ስራዎች በራሴ መስራት እችላለሁ ብዬ ስለማምን ነው ማለት ነው። እሳት ማንደድ የሚችልበት።